የቅጥር ሂደት ማለት አንድ ድርጅት ወይም ተቋም ለስራ የሚፈልገውን ሰው ከፈለግ ከመፈለግ ጀምሮ እስከ መጨረሻ ድረስ የሚካሄድ ተከታታይ ሂደት ነው ማለት ነው። ይህ ሂደት በአጠቃላይ ድርጅቱ ብቁና ታማኝና ተገቢ ሰራተኛ እንዲያገኝ ይረዳዋል ማለት ነው። የቅጥር ሂደት የሚጀምረው በድርጅቱ ውስጥ የስራ ክፍት ቦታ ሲፈጠር ነው ይህ ክፍት ቦታ በሚከተሉት ምክንያት ሊመጣ ይችላል ማለት ነው የመጀመሪያው ሰራተኛ ሲለቅ ሌላው አዲስ ፕሮጀክት ሲጀመር ድርጅቱ ሲያድግ እና አንድ ሰራተኛ ሲሸጋገር ማለት ነው በዚህ ደረጃ የስራ መደቡ ምን እንደሚያጠናክር ምን ክህሎት እንደሚፈልግና ምን ተግባር እንደሚፈጽም በግልጽ ይገልጻል ማለት ነው። ሌላው የስራ መግለጫ የቅጥር ሂደቱ መሰረት ነው በዚህ ውስጥ የስራው ርዕስ ዋና ተግባሮች የትምህርት ደረጃ የስራ ልምድ የሚፈልጉትን ክህሎት እና የስራ ሰዓት እና ደሞዝ ናቸው ማለት ነው። በግልጽ መልኩ ይጠቀሳሉ ይሄ ነገር ተወዳዳሪዎችን ራሳቸውን እንዲመረመሩ እና ራሳቸውን ለስራው እንዳይዘጋጁ ይረዳቸዋል ማለት ነው። ሌላው የስራ ክፍል ክፍት ቦታ ለሰዎች ይገለጻል ይሄ በተለያዩ መንገዶች ሊሆን ይችላል ጋዜጣ ላይ ሊወጣ ይችላል ሬድዮ ቴሌቪዥን ማህበራዊ ሚዲያ ላይ እንዲሁም የውስጥ ማስታወቂያዎች ሊኖሩ ይችላሉ በዚህ መንገድ የስራ ማስታወቂያው ሊወጣ ይችላል ማለት ነው። ተወዳዳሪዎች ማመልከቻቸውን ያቀርባሉ ሊካተት ይችላል ማለት ነው ይህ ማለት የህይወት መግለጫ ወይም ሲቪ ማቅረብ ይገባቸዋል ወይም የመልእክት ደብዳቤ የትምህርት ማስረጃ የስራ ልምዳቸውን በምን ያህል ምን ያህል ጊዜ ምን ያህል የትኛው ድርጅት ላይ ምን ያህል ጊዜ ውስጥ በዛ በሚቀጠሩበት የስራ ፊልድ ላይ ምን ያህል ጊዜ እንደሰሩ የሚገልጽ የስራ ልምድ ግድ ወሳኝ ነው ማለት ነው። ያላቸው ማመልከቻዎችን ይመረመራሉ እነዚህ ደረጃ ላይ የሚያመጡት ተወዳዳሪዎች ይለያያ ይለያሉ ማለት ነው ይሄ ጊዜና ሀብትን ለመቆጠብ ይረዳል ማለት ነው። እነዚህ አስፈላጊ የሆኑ ማስረጃዎችን ካቀረቡ በኋላ ያው በምን አይነት ሁኔታ ድርጅት ውስጥ መግባት የድርጅቱ መስፈርት ያማሉ መሆናቸውን በዚህ ይረጋገጣል ማለት ነው። ቀጣይ ሂደት የሚሆነው ፈተና መስጠት ነው አንዳንድ ድርጅቶችን ፈተና ያዘጋጃሉ ፈተናው ሊሆን የሚችለው የጽሁፍ ፈተና ሊሆን ይችላል የተግባር ፈተና ሊሆን ይችላል የክህሎት ፈተና ሊሆን ይችላል እና የስነልቦና ፈተናዎችም ሊሆኑ ይችላሉ ማለት ነው። ይህ የቅጥር ሂደቱ ዋና እና መሰረታዊ ነው ማለት ነው። ቃለመጠየቅ ተወዳዳሪ በቀጥታ ለመርዳት ይረዳል በዚህ ደረጃ የመናገር ችሎታውን መለየት ይቻላል ያመለካከት ዘይቤውን ታማኝነቱን የቡድን ስራ ችሎታውን ይመዘናል ማለት ነው። ማጣራት በአንድ ድርጅት የተወዳዳሪን ታሪክ ይመረምራሉ የቀድሞ ስራ ማስረጃዎች ምስክሮች እነዚህ ወሳኝ ስለሆኑ በደንብ ይጣራሉ ማለት ነው። መምረጥና መቅጠር ነው ለሁሉም ደረጃዎች በኋላ ተመጣጣኝ ተወዳዳሪ ይመረጣል የቅጥር ውል ይፈጽማል የደሞዝ እና የስራ መመሪያ ይገለጻል ማለት ነው። የስራ መጨረሻ ስራ ማስጀመር ነው የሚሆነው አዲሱ ሰራተኛ ከተቀጠረ በኋላ የድርጅቱን ህግ የስራ ሰዓት የቡድን አባላት ያውቃሉ በስራው ላይ ፈጣን መልመድ ያግዘዋል ማለት ነው ይሄ ማለት በአጠቃላይ የድርጅቱን ህግ ማወቁ ስራውን በምን አይነት መንገድ እንዴት አድርጎ መስራት እንደሚችል ይረዳዋል ማለት ነው። የስራ ሰዓት ያው የስራ ሰዓት ወሳኝ ስለሆነ ስራህን ሰዓት ማክበር እንዴት በስንት ሰዓት ወጥቶ በስንት ሰዓት መግባት እንዳለበት ይሄን መረዳትና ማወቅ ወሳኝና አስፈላጊ ነው ማለት ነው። የቡድን አባላት ማለት ያው የስራ ቦታ ውስጥ ያሉ የስራ ባልደረቦችን በደንብ አድርጎ መለየት ማወቁ ለስራው ቅልጥፍናና ወሳኝ መሆኑ የታወቀ ነው በአጠቃላይ ቅጥር ሂደት የተደራጃ ተከታታይና ፍትሃዊ መሆን አለበት ይሄ ለድርጅቱ ብቁ ሰራተኛ እንዲያገኝ ይረዳል ማለት ነው። ለተወዳዳሪው ደግሞ ፍትሃዊ እድል ይፈጥርለታል ማለት ነው።

እኔ የምወደው የጫማ አይነት በአጠቃላይ ምቹና ጥራት ተግባራዊውና ቀላል ውበት ላይ የተመሰረተ ነው ጫማ ስምርጥ ብዙ ነገሮችን እመለከታለሁ። የሚለበስበት ቦታ የምጠቀምበት ጊዜና የእግር ጤና እና ከልብስ ጋር የሚጣጣም መሆን አለበት ማለት ነው። ምቹ የሆነ ጫማ መጀመሪያ ምርጫዬ ነው። እኔ በጫማ ውስጥ የምፈልገው ነገር መጀመሪያ ምቹ ምቹነቱን ነው ቀኑን ሙሉ መራመር መቆም ወይም መስራት ሲኖር ጊዜን የማያሳምም ጫማ እመርጣለሁ ማለት ነው። የእግር ቅርጽ የሚከተል የሚያንቅ ነገር የሌለው ቀላል እና ምቹ የሆነ ጫማ መርጣለሁ ማለት ነው። ከምመርጠው ጫማዎች ውስጥ የመጀመሪያው ጫማ ስኒከር ነው በጣም የምወደው ስፖርት ጫማ ከሁሉም የምወደው ነው። ምክንያቱም ለመረማመድ በጣም ምቹ ነው ከብዙ ልብሶች ጋር ለመልበስም አሪፍ ነው ይጣጣማል ማለት ነው። ለስራ ለትምህርት እና ለመዝናናት ይሆናል ማለት ነው። ቀለም ያለው ነጭ ጥቁር ወይም ግራጫ ስፖርት ጫማ እጅግ እወዳለሁ። እንደዚሁም ረጅም ጊዜ ሲለበስ እግርን የማያደክም መሆኑ እጅግ ለኔ በጣም ይመችኛል እና በጣም የምወደው ጫማ ስኒከር የስፖርት ጫማ ነው ማለት ነው። ሌላው መደበኛ ወይም ካዥዋል ጫማ ነው። ለዕለታዊ አገልግሎት መደበኛ ጫማ እወዳለሁ ይሄ አይነት ጫማ ከፍ ባለ ውበቴ የሌለው ነገር ግን ንፁህና የተዋበ መልክ ያለው ነው ማለት ነው። ጂንስና ቀሚስ ጋር ይለበሳል ለጓደኞች ጋር ጉብኝት በምወጣበት ሰዓት የሚመችኝና የማደርገውና ቀላልና የማይከብድ ስለሆነ ነው ማለት ነው። ሌላው የምወደው ጫማ አይነት ቆዳ ጫማ ነው። ቆዳ ጫማ ለስነ ስርዓት እንደዚሁም በተለይ ለተለያዩ ፕሮግራሞች እጠቀማቸዋለሁ ማለት ነው። ለምሳሌ ለስራ ቃለመጠይቅ ሲኖርብኝ ለስብሰባ ለሰርግ ወይም ልዩ ዝግጅት ሲኖርብኝ የቆዳ ጫማ ሰዎችን ትኩረት የመሳብ እና ለተለያዩ ፕሮግራሞች የሚመች ስለሆነ የቆዳ ጫማ እመጣለሁ ማለት ነው። በተለይ ጥቁር ወይም ቡናማ ቀለም ያለውን እመርጣለሁ። ሌላው ሰንደልና ክፍት ጫማ ነው በሞቃት አየር ሁኔታ ሰንደል ወይም ክፍት ጫማ እወዳለሁ። እግር ዘና ያደርጋሉ ለቤት ውስጥ እና ለአጭር መጓጓዣ ይመቻል ቀለል እና ፈጣን ለመልበስ ጊዜ የማይፈጅ እና ምቹ የሆነ ስለሆነ ማለት ነው። በጫማ ቀለም ውስጥ እጅግ የምመርጠው ቀላል እና የማይጮህ ቀለም ነው። ምክንያቱም ከብዙ ልብሶች ጋር ቀላል መጣጣም ይፈጥራል ብዙ ስዕል ያለው ወይም ብዙ ቀለም ያለው ጫማ አለ አልወድም አይመቸኝም የጫማ ጥራትና ጊዜውን በደንብ አድርጌ አያለሁ ጫማ ስመርጥ ዋጋ ብቻ አልመለከትም። ጥራት እጅግ ወሳኝ ስለሆነ በተለይ ጥራቱ ላይ ትኩረት አደርጋለሁ። ምክንያቱም ጥራት ላይ ትኩረት የማደርግበት ምክንያት ረጅም ጊዜ ይቆያል። ለእግራችንም ለእግርም ቆንጆ ስለሆነ እና ያው ገንዘቡም ጥሩ ሲሆን ረጅም ጥራት ያለው ነገር ስገዛ ለብዙ ጊዜ መጠቀም እችላለሁ ማለት ነው። ምክንያቱም የማይረባ ነገር ከገዛው ለእግሬ ምቾትም አይሰጠኝም ለኔም ኮንፈርት ስለምቾትም ስለማይሰማኝ ጥሩ ስለማይሆን ማለት ነው። በአጠቃላይ እኔ የምወደው ጫማ ምቹ ቀላል ጥራት ያለውና ከብዙ ሁኔታዎች ጋር የሚጣጣም ነው። ስፖርት ጫማ መጀመሪያ ከዚያም መደበኛ እና የቆዳ ጫማ እና እነዚህ ክፍት ጫማዎችን ብዙ ጊዜ ፍላት የሚባሉ ጫማዎችን ማለት ነው እነዚህ ናቸው የኔ የጫማ ምርጫዎቼ ማለት ነው

የፀሀይ መውጣት በተፈጥሮ ውስጥ ከሚገኙ በጣም ውብ እና ልብን የሚነካ ክስተቶች አንዱ ነው ቀን ከለሊት ሲለኝ ጨለማ ቀስ በቀስ ሲሸሽ ብርሃን ሲበራ መመልከት ሰውን ወደ ውስጥ ራሱን እንዲመለከት ያደርጋል ማለት ነው። እኔ የፀሀይ መውጣት መመልከት እወዳለሁ ምክንያቱም ቀን በተስፋ በሰላም እና በአዲስ መጀመር ያስጀምራል ማለት ነው። ሲወጣ አዲስ ቀን መጀመሩን ያመለክታል ይሄ አዲስ መጀመሪያ ለሰው ልብ ታላቅ ተጽዕኖ አለው። ትላንት ያለፈ ችግር ሀዘን ወይም ድካም ከኋላ ትተነው ዛሬም በአዲስ ተስፋ ማየት እንድናይና ማየት ያስችለናል ማለት ነው። ሌላው በፀሀይ መውጣት ጊዜ ሰማይ የሚለብሱት ቀለሞች እጅግ ያስጨንቃሉ ጥቁር ሰማይ ቀስ በቀስ ወደ ሰማያዊ ቀይ ቢጫና ብርቱካናማ ይለወጣል ማለት ነው። እነዚህ ቀለሞች ብቻ አይደለም የሚያስደስቱን ልብንም ያስደስታል እንደ አንድ ታላቅ ስዕል ተፈጥሮአዊ አርት መመልከት ይመስላል ማለት ነው። ፀሀይ ሲወጣ ጊዜ አካባቢ ብዙ ጊዜ ዝም ይላል መንገዱ ገና አልተሞሉም የሰው ጨዋታ አልተጀመረም ይሄ ዝምታ ለሰው ልብ ትልቅ እረፍት ይሰጣል ማለት ነው። በዚህ ጊዜ ሰው ራሱን ለማሰብ ለመጸለይ ለማመስገን ወይም ለቀኑ እቅድ ለማውጣት ይችላል ማለት ነው። ፀሀይ ሲወጣ ተፈጥሮአዊ እንደሚነቃ ይታያል ወፎች መዘመራቸው ይጀምራል እጽዋት በጧት እጣሌ ይለብሳሉ እንስሳት እንቅስቃሴ ይጀምራሉ ሁሉ ሰውን ከተፈጥሮ ጋር እንደገና ያገናኛል ሰው እርሱም የዚህ ለፈተናው አንድ አካል መሆኑን ያስታውሳል ማለት ነው። የፀሀይ መውጣት አመልከት በስነልቦና ላይ አዎንታዊ ተጽዕኖ አለው ሰውን ያረጋግጣል ጭንቀትን ያቀናል አስተሳሰብን ያጸናል በተለይ ጭንቀት ያለበት ሰው ጠዋት ፀሀይን ቢመለከት ልቡ ቀስ በቀስ ያርፋል ማለት ነው። ስለዚህ እኔም በጣም ስለሚያስደስተኝ ጠዋት ፀሀይ በወጣች ቁጥር ለኔ አዲስ ተስፋና ብሩህ ተስፋ አዲስ ነገር የማይበት ጊዜ ስለሆነ ለኔ በጣም ማለት ነው። ብዙ ጊዜ ለብዙ ሰዎች ፀሀይ መውጣት መንፈሳዊ ትርጉም አለው አዲስ ቀን እንደ በረከት ይቆጠራል ብርሃን እንደ ተስፋ ያታያል ብዙዎች በዚህ ጊዜ ይጸልያሉ ያመሰግናሉ ለቀኑ መመሪያ ይጠይቃሉ ማለት ነው። ፀሀይ መውጣትን መመልከት ቀኑን በተደራጀ መንገድ ለመጀመር ይረዳል። ቀደም ብሎ መነሳት ተፈጥሮን መመልከት እና በሰላም ማሰብ ቀኑን እንዲሳካ ያግዛል እንደዚሁም የጊዜን አካባቢነትን ያበረታታል ማለት ነው። በአጠቃላይ የፀሀይ መውጣት መመልከት ለኔ ውበት ሰላም ተስፋና አዲስ መጀመሪያ የሚያመለክት ልምድ ነው። ቀን በብርሃን ሲጀምር ህይወትን በተስፋ ይጀምራል ሰው ቢችል ቢያንስ አንድ ጊዜ በሳምንት ፀሀይ መውጣት ማየት አለበት ብዬ አስባለሁ ማለት ነው። ምክንያቱም ልብን ያድናል አስተሳሰብንም ያጸዳል ህይወትንም በተስፋ ይሞላል ማለት ነው። በአጠቃላይ ፀሀይ መውጣትን እኔ ሁል ጊዜ ስራዬ ብዬ ነው የማየው ማለት ነው። ለኔ አዲስ ተስፋና ብሩህ ቀን ስለሚያመጣልኝም ለኔ ብዙ አዲስ ተስፋን ስለሚያስገኘኝ ብዙ ጊዜ የፀሀይ መውጣትን አያለሁኝ አዎ

አዎ ላፕቶፕ አለኝ። ላፕቶፕ ስላለኝ ብዙ ነገሮችን ማከናወን እችላለሁ ማለት ነው። ከነዚህ ውስጥ መሃል ጽሁፍ ለመጻፍ እጠቀምበታለሁ። ምርምር ለማድረግ ቪዲዮዎችን ለመመልከትና ለመፍጠርም እጠቀምበታለሁ። እንደዚሁ ኢሜል ለመላላክ ማስመር ላይ ትምህርቶችን ለመከታተል። ላፕቶፕ ወሳኝ እና አስፈላጊ ስለሆነ ብዙ ጊዜ በላፕቶፕ ነው የምጠቀመው ማለት ነው። ላፕቶፕ በተለይ ለትምህርት ያለው ጠቀሜታ ላፕቶፕ በትምህርት አለም ውስጥ ታለቅ ሚና አለው። ተማሪ ለሆነ ሰው በማስታወሻ በፍጥነት ለመያዝ ይጠቅመዋል። ምርምር ለመመል ለመፈለግ ይረዳዋል የትምህርት ፋይሎችን ማከማቸት የመምህራን መማሪያ ለመከታተል ይችላል ማለት ነው። በዚህ ውስጥ ላፕቶፕ ትምህርት ዘመናዊና ቀለል ያደርጋል ማለት ነው ለኔም ቀላል አድርጎልኛል ማለት ነው። እስራዬ ላይ እየጠቀመኝ ብዙ ነገር አለ ከእነዚህም ጥቅሞች ውስጥ ሪፖርት ለመጻፍ የስራ እቅድ ለማዘጋጀት ከቤት ሆኖ ስራዎችን ለመስራት እና ከሰዎች ጋር በመስመር ላይ ለመገናኘት እንድችል አድርጎኛል። ማለት ነው ሌላው ላፕቶፕ ከት ስራና ከትምህርት ውጪ ብዙ ጊዜ ለመዝናኛነት እጠቀመበታለሁ ማለት ነው። ከዚህም ውስጥ ፊልሞችን ለመመልከት ሙዚቃ ለመስማት ጨዋታ ለመጫወት እና ፎቶ እና ቪዲዮዎችን ለማየት ያስችለኛል ማለት ነው። ስለዚህ በዚህ ሁኔታም እጠቀማለሁ ማለት ነው። ሌላው ላፕቶፕ ስትጠቀም የማደርጋቸው ጥንቃቄዎች አሉ። ከእነዚህም ውስጥ በጥሩ ቦታ አስቀምጣለሁ ከውሃ እንዳይፈስበት ውሃ እንዳይነካው አደርጋለሁ። ቫይረስ እከላከላለሁ ያው አንቲቫይረሶችን እጠቀማለሁ ማለት ነው። ባትሪውን በአግባቡ እጠቀማለሁ ማለት ነው። ላፕቶፕ ዛሬ ላይ ቴክኖሎጂ ፈጣን እድገት ላይ ነው። ላፕቶክ መኖር ለወደፊት ስራ ለአዲስ ክህሎት ማግኘት እና ለራስ እድገት መሰረት ይሆናል። ኮምፒውተር መጠቀም የማይችል ሰው ወደፊት ብዙ ነገር ሊያጣ ይችላል። የሚል እሳቤም ሆነ አመለካከት አለኝ። በአጠቃላይ ላፕቶፕ ስላለኝ ትምህርቶችን ለመማር ስራ ለመስራት ለመዝናናት እና እድገት የሚያግዝ ታላቅ እውቀት ነው። ላፕቶፕ ያለው ሰው እውቀትን ቀላል ቀላል ያገኛል ሀሳቡም የሚያበረታታል ወደፊቱም በተስፋ ያያል ማለት ነው። ስለዚህ ላፕቶፕ መኖር የዘመናዊ ህይወት አንዱ አስፈላጊ ክፍል ስለሆነ ለኔም ወሳኝ እና አስፈላጊ ነው። ስለዚህ አዎ ላፕቶፕ አለኝ የተለያዩ ስራዎችን እሰራበታለሁ ለዚሁ ደግሞ ህይወቴን ስራዬንም እንደዚሁም ቀለል አድርጎልኛል ጉልበቴንም ገንዘቤንም እንድትቆጥብ ያደርገኛል ማለት ነው። አዎ ስለዚህ ላፕቶፕ አለ

አዎ አቧራ ችግር ይፈጥርብኛል ምክንያቱም ያው አቧራ ሲኖር በተለይ ለጤናም ጥሩ አይደለም ብዙ አይነት የጤና እክሎችን ያመጣብኛል ከእነዚህ ከሚያመጣብኝ እክሎች ህመምና ችግሮች መካከል የመጀመሪያው ሳይነስ ያመጣብኛል ማለት ነው ይሄ ደግሞ ለኔ ከባድ እና በጣም አስቸጋሪ ነው አንደኛው ዋናው ሳይነስ በሽታ ያመጣብኛል ማለት ነው ሌላው ደግሞ አይኔ ላይ በሚገባበት ሰዓት አቧራ አይኔን በትኩረት ለማየት እንዳልችል ያደርገኛል ይህ ማለት ደግሞ ያይን ችግር ማምጣት ደግሞ የማየት ችግርን ሊያመጣ ይችላል እንደዚሁም የተለያዩ ስራዎቼን በአግባቡ አይቼ ተመልክቼ እንድሰራም አያደርገኝም ማለት ነው። ስለዚህ ከእነዚህ ከሚያመጡ እና ከሚፈጥሩብኝ ችግሮች ውስጥ ዋነኛው የጤና ችግርን ነው የሚያመጣብኝ ማለት ነው ሌላው ደግሞ የሚያመጣው ችግር ያው ልብስ የለበስኩት ልብስ የማደርጋቸው ጫማዎች ቶሎ እንዲቆሽሹ ያደርጋል ማለት ነው አቧራ ባለበት አካባቢ ያው ቶሎ ቶሎ ልብስም ሰውነትም ይቆሽሻል ስለዚህ ይሄ ደግሞ ለኔ ብዙ ችግሮችን ይፈጥርብኛል ማለት ነው ስለዚህ ከሚፈጥሩብኝ ችግሮች ዋናው ደግሞ ይሄ ልብስና ሰውነቴ ቶሎ ወዲያው ወዲያው ይቆሽሻል ማለት ነው። ሌላው ደግሞ ያው ምግብ መበከልን ያመጣል ማለት ነው ያው አቧራ ባለበት ቦታ ላይ ጽዱና ጽዳት ያለው ምግብ ማግኘት ይከብዳል ማለት ነው ስለዚህ ያቧራ መኖሩ ምግብ እንዲበከል ያደርጋል ማለት ነው ሌላው ደግሞ በተጨማሪ አቧራ ያለበት አካባቢ ያው አካባቢያችንና ቤታችን ይቆሽሻል ያው አካባቢ ደግሞ አካባቢና የምንኖርበት ቤት ጽዳት መኖር አለበት ጽዳት ከሌለው ደግሞ ብዙ የጤና ችግሮችን ሊያመጣብን ስለሚችል ያው አቧራ መኖሩ ብዙ ችግሮችን ይፈጥራል ማለት ነው አካባቢን ይበክላል ሰውነታችን ይቆሽሻል ልብሳችን የምንመገብባቸው የምንጠቀምባቸው ነገሮች በሙሉ ብዙ ነገሮች ስለሚበከሉና ስለሚያበላሽ ስለሚበላሹ አዎ ብዙ ጊዜ አቧራ ችግር ይፈጥርብኛል ማለት ነው

አዎ እኔ ሩዝ እወዳለው ሩዝ ከህል የሚገኝ ምግብ ሲሆን በውሃ ተቀቅሎ የሚበላ ነው ነጭ ሩዝ ቀይ ሩዝ ብንሽ ሩዝ እና ሌሎች አይነቶች አሉ እያንዳንዱ አይነት የራሱ ጣዕም ሽታና የማብሰል ዘዴ አለው ማለት ነው። ሩዝ ከምወድበት ምክንያቶች የመጀመሪያው ከስጋ ጋር ሲሰራ በጣም ጣፋጭና ቆንጆ ስለሆነ ሌላው ከአትክልት ጋር ሲሰራ በጣም እወዳለው። ከአተር ከሽንኩርትና ከቅመማ ቅመም ጋር ይቀላቀላል የተለዋዋጭና ሩዙን በቤት ውስጥ በመስተንግዶና በበዓል ጊዜ እንድመገብና ቀን በቀን ህይወቴ ውስጥ ብዙ ግዜ እንድጠቀመው ያደርገኛል ማለት ነው። ብዙ ብዙ ሀገራት ባህላዊ ምግብ ነው በእሲያ ሀገሮች ሩዝ ያለ ምግብ። ቀን አይቆጠርም። በአፍሪካ አንዳንድ ሀገሮች ሩዝ በስጋ ወጥ። ይቀላቀላል በኢትዮጵያ ደግሞ በተለያየ ከተማ አካባቢ ሩዝ በተለያየ መንገዶች ይዘጋጃል ማለት ነው። ሩዝ ካይል ምንጭ ነው። ሀይል ምንጭ ነው ካርቦሀይድሬት ብዛት ስለሚኖረው ሰውነትን ሀይል ይሰጣል ማለት ነው። ለስራ ሀይል ይጠቅማል ለተማሪዎች አእምሮን ይደግፋል በመጠንም ሲበላ ጤናማ ነው። ነገር ግን በብዛት መብላት ክብደት ሊጨምር ይችላል። እና ስለዚ በመጠን መጠቀም ያስፈልጋል ማለት ነው። ሌላው እኔ ሩዝ ምወድበት ምክንያት በተለያዩ መንገዶች ስለሚዘጋጅ ነው። ሩዝ አይሰለችም ዛሬ በስጋ ነገ በአትክክልት ሌላ ቀን በእንቁላል መብላት ይቻላል ማለት ነው። እንደዚውም እኛ አሁን ከምግብ ውጪ በኢትዮጵያውያን ዘንድ የተለመደው በተለይ አሁን ከጤፍ ጋር ተቀላቅሎ ይፈጭና ያው እንጀራን ቆንጆና እሚያምር ስለሚያደርገው ማለት ነው። ስለዚ በዘመናዊ ህይወት ውስጥ ፈጣን ነው። ሩዝ ፈጣን ለማዘጋጀት ስለሚያችል ለብዙ ሰዎች የመጀመሪያ ምርጫ ሆኗል። በስራ ቀን ወይም በድካም ጊዜ ሩዝ ቀላል መፍትሄ ነው። ምክንያቱም ብዙ ጉልበትም አይፈጅም ድካምም አይኖረውም ማለት ነው። በቀላሉ ሰርቶ ለመጠቀምም ስለሚያመች እኔ ሩዝ ወዳለሁ ማለት ነው። ሩዝ በአጠቃላይ ሩዝ የቀላልነት የባህልና የጤናና የስሜት ምግብ ነው ሩዝን እወዳለው ለሚለው ጥያቄ አዎ በጣም ነው። ሲመለስ ሰው ቀላል ነገሮችን የሚያደርግ ተመጣጣኝ እና ባህላዊ ምግቦችን የሚወድ መሆኑን ያሳያል። ስለዚ ሩዝ ብቻ ምግብ አይደለም የህይወት ክፍል ነው። ስለዚ አዎ ሩዝ እወዳለው። ያው የምወድበት ምክንያት ደሞ ግልጽ ነው። ቀላል ለመስራትም ፈጣን ስለሆነ ጥሩ ፋይቨርም ለሰውነትም ስላለው ያ ደሞ ጠቃሚ ለሰውነት ጠቃሚ ስለሆነ በዛ ምክንያትም እወዳለው። ቀላል ተደርጎ በተለያየ ሁኔታ ሲሰራ ደሞ ጣፋጭና በጣም ማራኪም ስለሆነው ቆንጆም ስለሆነው በተለይ በቅመማ ቅመም በስጋና በአትክልት ሲሰራ ደሞ በተለይ ልዩ ጣዕም እና ልዩ ጠቀሜታ ስላለው በጣም እወዳለው ማለት ነው።

እኔ የምወደው እንስሳ ውሻ ነው። ውሻ ከሁሉም እንስሳ መካከል በጣም የምወደው እንስሳ ነው። ይህ ፍቅር በቀላሉ የተፈጠረ አይደለም። ከውሻ ባህሪ ታማኝነት ብልህነት እና ሰዉን ለመርዳት ያለው ችሎታ የተነሳ ነው ማለት ነው። ውሻ ለሰው ብቻ እንጂ ለራሱ የማይኖር እንስሳ መሆኑን ልዩ ያደርገዋል። ውሻ በጣም ታማኝ እንስሳ ነው። አንድ ውሻ ባለቤቱ ከተወደደ በኋላ በእውነት በሁኔታ ሁሉ ከእሱ ጋር ይቆማል። ባለቤቱ ደስ ሲለው ይደሰታል ሲያዝን ያዝናል። አንዳንድ ጊዜ ሰው ከሌለ ሰው የማያገኘውን ታማኝነት ከውሻ ያገኛል ማለት ነው። ይሄ ታማኝነት ውሻን የሰው ፍቅር ጓደኛ እንዲባል አድርጎታል ማለት ነው። ሌላ ውሻ በጣም ብልህ እንስሳት ነው። ብዙ ትዕዛዞችን በቀላሉ መማር ይችላል። ሁኔታዎችን ፈጣን በፍጥነት ይገምታል። ለዚህ ምክንያት ውሾች በፖሊስ ስራ በጦር አገልጋዮች እና ህመምተኞችን በመርዳት በአካል ጉዳተኞች መመራት ውስጥ በጣም ይጠቅማሉ ማለት ነው። ይህ ውሻ ከተፈጥሮአዊ ብልህነት በላይ ሰውን ለመርዳት ያለው ፍላጎት ያሳያል ማለት ነው። ውሻ ሰውን በስሜት ይረዳል። ሰው ሲያዝን ወይም ሲጨነቅ ውሻ ይህንን በፊትና በእንቅስቃሴ ይረዳል ማለት ነው። በአጠገቡ ተቀምጦ በቀላሉ ተጠግቶ መኖር ብቻ ሰውን ያረጋግጣል ማለት ወይም ያረጋግጣል ማለት ነው። ስነልቦናዊ ጥናቶች እንኳን ውሻ ከሰው ጋር መኖር ጭንቀት እንደሚቀንስና ደስታን እንደሚጨምር ያሳያል ማለት ነው። ውሻ ጥበቃ ያደርጋል ቤትህን እና ባለቤቱን ለመጠበቅ ዝግጁ ነው አደጋ ሲሰማ ይጮሃል እንግዳ ሲመጣ ያስጠነቅቃል የሰው ደህንነቱን ያለው ስሜት ይሰጠዋል ማለት ነው። በብዙ ቦታዎች ላይ ውሻ ከቤት ጋር የማይለያይ ክፍል ሆኗል ማለት ነው። በበሃላችን ውስጥ የሚጠቅም እንስሳ ነው። በገጠር አካባቢ ቤትን ከእንሳትና ከሰዎች መጠበቅ ይረዳል ማለት ነው። እርሻን ካደጋ ይጠብቃል። ከዚህ በላይ ከቤተሰብ ጋር እንደ አንድ አባል መኖሩ የተለመደ ነው ማለት ነው። ነገር ግን ውሻን መውደድ ብቻ አይበቃም ሀላፊነትን ይፈልጋል መመገብ ማጠብ ህክምና መስጠት እና ጊዜ መመደብ ያስፈልጋል። ውሻ ፍቅር እንዲሰጠው ሁሉ ፍቅር መመለስ እንደሚሰጠው ሁሉ ፍቅሩንም እንዲመለስለት ይፈልጋል ማለት ነው። ውሻ እንደ እንስሳ ብቻ መመልከት አይበቃም። በብዙ ሰዎች ህይወት ውሻ እንደየ የቀን ቀን አጋር ሆኗል ማለት ነው። ሰው ጠዋት ሲነሳ መጀመሪያ የሚቀበለው ፍቅር ከውሻ ነው። ማታ ሲመለስም ደስታ በሙሉ ሚገናኝበት በእንስሳ ውሻ ነው ማለት ነው። ይህ ቀጣይ ግንኙነት ሰውን ብቸኝነት እንዳይሰማው ያግዛል ማለት ነው። በተለይ ብቻቸውን የሚኖሩ ሰዎች አረጋውያን ወይም ከቤተሰብ የተለዩ ሰዎች ለውሻ ትልቅ ቦታ ይሰጣሉ። ውሻ ከሰው ጋር በመኖሩ ብቻ እንጂ በንግግር ሳይሆን በባህሪ በረታታል። አንዳንድ ጊዜ ዝምታ የሚፈልገውን ሰው በዝምታ አብሮ መኖር ትልቅ ድጋፍ ነው እንደማለት ነው። ውሻ ከህፃናት ጋር ያለ ግንኙነት በጣም ልዩ ነው ህፃናት ከውሻ ጋር በመያዝ በመያዝ እንዲጫወቱ እንዲዝናኑ ያደርጋል ሀላፊነትና ፍቅርን በመስጠት ይማራሉ። ውሻ ለህፃናት ጓደኛ ብቻ ሳይሆን የመጫወቻ አጋርና አንዳንድ ጊዜ ጠባቂ ይሆናል ማለት ነው። ይህ ህፃናትን ከፍርሃትና ከጭንቀት ይጠብቃል ማለት ነው። ብዙ ቤተሰቦች ህፃናት በውሻ ጋር ሲያድጉ የስሜት እድገታቸው የተሻለ መሆኑን ያስተውላሉ ህፃናት ውሻን ሲያዙ መንከባከቡ ይማራሉ ይህም በህይወታቸው ቀጣይ ዘመን ትልቅ ተጽዕኖ ያሳድራል ማለት ነው። ውሻ ከሰው ከጤና ጋርም በጣም የተያያዘ ነው ውሻ ያለው ሰው ብዙ ጊዜ እንቅስቃሴ ያደርጋል መሄድ መጓዝ እና መሮጥ የእለት ተእለት ልምዱ ይሆናል። ይህ ሰውን ከተለያዩ አካል ግንኙነት ይጠብቃል ማለት ነው። በስነልቦና ዘርፍም ውሻ የሚያበረታታ ተጽዕኖ አለው ከውሻ ጋር መኖር የደስታ ሆርሞኖች ያበረታታል። ጭንቀትን ያሳንሳል። ሰውም በህይወት ላይ አዎንታዊ እይታ እንዲኖረው ያግዛል ማለት ነው። ውሻን መውደድ እንደሚቀር መንከባከቡ ግን ግዴታ ነው። ውሻ ምግብ ውሃ መጠለያ ህክምና እና ፍቅር ይፈልጋል እነዚህ ሁሉ መስጠት ሰውን በሃላፊነት ያበረታታል። ሰው ራሱን እንዲንከባከብ ሌላ ፍጥረት መንከባከብ እንዲማር ያደርጋል ማለት ነው። በአጠቃላይ ውሻ ታማኝ ፍቅር እና ጥበቃ እና ስሜታዊ ድጋፍ የሚያቀርብ ልዩ እንስሳ ነው። ሰው ህይወቱ ውስጥ ውሻ ካለው የቀን ቀን ኑሮ የበለጠ ሙሉነትና ደስታ ያገኛል። ስለዚህ ውሻ የምወደው እንስሳ መሆኑ በፍጹም የሚገባ ነው። ስለዚህ እኔ ከቤት እንስሳዎች ውስጥ ውሻን በጣም ነው የምወደው ማለት ነው። ለሰው የተለየ ፍቅር አለው። በጣምም ታማኝም ስለሆነ እኔ ውሻ በጣም አድርጌ እወዳለሁ ማለት ነው።

አዎ በቡድን መስራት እጅግ አድርጌ እወዳለሁ። ምክንያቱም ቡድን ስራ ሰዎች አብሮ በጋራ ለመስራት ይጠቅማል ማለት ነው። ሀሳብን ያበዛል። ውጤትን ያሻሽላል ማለት ነው። በዘመናዊ ስራና የትምህርት አለም ውስጥ በቡድን መስራት አስፈላጊ ክህሎት ሆኗል ማለት ነው። አንድ ሰው ብቻውን ሊያስችለው ሊያስችለውና ሊሰራው የማይችለውን ስራ በቡድን በቀላሉ ይፈጽማል ማለት ነው። ቡድን ስራ ሰዎች ለተለያዩ ክህሎቶች ልምዶች እና አመለካከቶች እንዲ እንዲጋራው ያደርጋል ማለት ነው። በቡድን ስራ መስራት የምወድበት ምክንያት የመጀመሪያው ሀሳብ ለመለዋወጥ ነው። በቡድን ሲሰራ ሰዎች የራሳቸውን ሀሳብ ያቀርባሉ አንዱ ከአንዱ ሀሳብ ሌላ ሀሳብ ይለዋወጣል በመጨረሻም የተሻለ የተሻለ ውሳኔ ይወሰናል። ማለት ሌላው ክህሎትን ለመማር ነው። በቡድን መስራት ሌሎች ሰዎች ያላቸውን ክህሎት ለመማር እድል ይሰጣል ማለት ነው። አንዱ በቴክኒክ ጎበዝ ሊሆን ይችላል ሌላው በመግባባት ወይም በአመራርነት ጎበዝ ሊሆን ስለሚችል ማለት ነው። ሌላው ስራ በፍጥነት ለመፈጸም ይረዳል ማለት ነው። ስራዎች በመካፈል ሲሰሩ ጊዜ ይቆጠባል እያንዳንዱ አባላት የራሱ ድርሻ ሲያደርግ ውጤቱ ፈጣን ይሆናል ማለት ነው። በቡድን መስራት የሚያጋጥሙ ችግሮች ይኖራሉ በዚህ መክ ችግሮች መካከል አንድ ሁለት ችግሮችን ለመጥቀስ እሞክራለሁ። የሚያጋጥሙ ችግሮች የመጀመሪያው ልዩ አመለካከት ነው አንዳንድ ጊዜ የሰዎች አመለካከት ይለያያል ይሄም ክርክር ሊፈጥር ይችላል ማለት ነው። ሌላው ደግሞ ሀላፊነትን ተከፋፍሎ አለመስራት አንዳንድ አባላት ስራቸውን በቂ በበቂ ሁኔታ ላይሰሩ ይችላሉ ይህም ቡድኑን ሊያደናቅፍና ችግር ሊያመጣ ይችላል ማለት ነው። በቡድን መስራት የሚያጋጥሙ ችግሮች ሁለቱ ናቸው ማለት ነው። ስለዚህ ወደ መፍትሄው ስንሄድ ለዚህ መፍትሄ የሚሆነው ደግሞ ግልጽ የመጀመሪያው ግልጽ የሆነ ግንኙነት መፍጠር ነው። ሌላው ሚናና ሀላፊነትን በግልጽ ማከፋፈል ነው። ከዛ እርስ በእርስ መከባበር መነጋገር በግልጽ መወያየት ወሳኝ ናቸው ብዬ እላለሁ። በቡድን መስራትና ማህበራዊ ግንኙነትን በተመለከተ በቡድን መስራት ሰዎች መካከል ያለውን ማህበራዊ ግንኙነት ያጠናክራል። ሰዎች እርስ በእርስ ሲነጋገሩ ሲያዳምጡ ሲረዱ መተማመን ይፈጠራል ይሄ መተማመን በስራ ቦታ በትምህርት እና በህይወት እና ሌሎች ዘርፎች ጠቃሚ ነው ብዬ አስባለሁ። በቡድን መስራት እና አመራር ስናይ ደግሞ በቡድን ስራ የአመራር ክህሎትን ያበረታታል ለአንዳንድ ጊዜ ሰው መሪ ሆኖ ሊሰራ ይችላል አንዳንድ ጊዜ ደግሞ መመሪ መምሪያ መቀበል ይማራል ማለት ነው። መሪ ሆኖ ትእዛዝ መስጠት ብቻ አይደለም ሌሎችን መስማት ማበረታታት እና መምራራት ነው ስለዚህ በመሪና በተመሪ መሃል ያለውን ግንኙነት የበለጠ ያጠናክራል ብዬ አስባለሁ። በቡድን መስራት እና ችግሮችን መፍታት ነው በቡድን መስራት ችግሮችን በቀላሉ መፍታት ይችላል ማለት ነው። አንድ ሰው ብቻ ሲያስበው ያልታየ መፍትሄ በቡድኑ ውስጥ ሊገኝ ይችላል ልዩ ልዩ ሀሳቦች ሊጣመሩ እና ፈጥነው መፍትሄዎች ይወጣሉ ማለት ነው። በቡድን መስራት እና ግልጽ እድገት ሳይ ደግሞ በቡድን ስራ የሰው ትዕግስት መቆጣጠር እና ሌሎችን መቀበል ያስተምራል ሰው ሁል ጊዜ እንደፈለገው ነገርን አይሄድም በውድድር ውስጥ ግን ማስማማትና መተባበር መማማር ያስፈልጋል ይህ በህይወት ውስጥ ሁሉ ዘርፍ የሚጠቅም ባህሪ ነው ማለት ነው። ስለዚህ አንድ ሰው እንደፈለገው በዘፈቀደ ተነስቶ ማንኛውም አይነት ውሳኔዎችን ለመ ለመወሰንም ስለማይችል በቡድን በሚሰራበት ሰዓት ተግባብቶና ተስማምቶ ስለሚሰራ ብዙ ውጤታማ ለመውን ይረዳል ማለት ነው። በአጠቃላይ በቡድን መስራት ስራን ቀላል ያደርጋል ሰዎችን ያቀራርባል እውቀትን ያበዛል ስኬትን ያፋጥናል ማለት ነው። ስለዚህ እኔ በቡድን መስራት እወዳለሁ ምክንያቱም ብቻዬን ከማድረግ ይልቅ ከሌሎች ጋር መስራት የተሻለ ውጤት ያመጣል ብዬ ስለማስብ ነው። ሌላ በቡድን መስራት ሰውን ያበረታታል ያስተምራልና የተሻለ ውጤት እንዲያገኝ ያግዛል ስለዚህ የቡድን መስራት እወዳለሁ ማንኛውም ዘርፍ ስኬት ለማግኘት አስፈላጊ ነው ብዬ አምናለሁ ማለት ነው። ስለዚህ በቡድን መስራት የተሻለ ውጤት የተሻለ እድገት የተሻለ ቦታ ለመድረስ ስለሚያግዘኝ በቡድን መስራትን በደንብ አድርጌ ነው የምወደው ማለት ነው። የተሻለ ውጤት እና የተሻለ ስኬት ላይ ለመድረስ ስለሚያግዝ እና ስለሚደግፍ ማለት ነው። በአጠቃላይ አወ በቡድን መስራትን እወዳለሁ።

ይህንን ጥያቄ በግልጽ ለመረዳት አልቻልኩኝም ስለዚህ ቢቻል ጥያቄውን ግልጽ ቢደረግልኝ ማለት ነው። ብዙ ትንሽ ሳለህ ማለት እኔ በጣም ሊገባኝ አልቻለም ማለት ጥያቄው ልረዳው አልቻልኩም። እና ጥያቄ ቢሻሻል እና ቢስተካከል። ባይ ነኝ